እሺ አመሰግናለሁ ደብዳቤ መጽሐፍ ትወዳለህ? ወይም ያው ደብዳቤ ትጽፋለሁ ወይ የሚል አስት ሀሳብ ነውና አሁንም ደግሞ ደብዳቤ መጻፍ እንግዲህ እወዳለሁ። በጣም ያው የሀሳብ የውስጥህን ሀሳብ የምታዎጣበት ወይም ደግሞ የምትገልጽበት ነገር ነው እና በጽሁፍ ሲሆን ደግሞ ያው መናገር የምትፈራውን ነገር ምናምን ግልጽ አድርገህ ማስረዳት የምትችልበት ነገር ነው። እና አስታውሳለሁ ድሮ ተማሪ እያለሁኝ እንግዲህ ደብዳቤ መጻፍ በተማሪ ህይወት ያው ደብዳቤ መጽሐፍ የተለመደ ነው። እና ለክፍል ጓደኛዬ ወይም ደግሞ የፍቅር ጓደኛ ምናምን ሊሆን ይችላል። እና ጽፌ አውቃለሁ እጽፋለሁኝ አሁንም ለዘመድም ምንም ይጻፋል እና እንደዚህ አይነት ነገሮችን እጽፋለሁ። ስለዚህ ያው ደብዳቤ መጽሐፍ በጣም ነው የምወደው። ከዛ ጋር ተያይዞ ብዙ ነገሮች ይኖራሉ። አሁን አሁን ይሄ ደብዳቤ መጽሐፍ ትንሽ እየቀነሰ መጥቷል። ያው እንደ ድሮ አይደለም ድሮ ደብዳቤ ነው ሁሉም ነገር የሚገለጸው ምክንያቱም እንደሆኑ ቴክኖሎጂ ምናምን የለም። ከ እንትን ጋር የተያያዘ አይደለም ማለት ቴክኖሎጂጋ የተያዘ የራቀ ነው። የነበረው ድሮና ማንም ሰው ተነስቶ ሀሳቡን ወይም ደግሞ ያለውን ነገር ለስራም ሆነ ለተለያየ ለፍቅርም ሊሆን ይችላል። ለፍቅረኛ የሚጽፈው ደብዳቤ ነበር። እና አሁን ግን ያንን ነገር ቀርቷልኝ ማለት ያው በእንትን ተቀይሯል። ምንድነው? ይሄ በ በ በ በ ስልክ በተለያዩ የቴክኖሎጂ አማራጮች ስለተቀየረ እንደዛ አይነት ነገር ቀርቷ ልኝ ማለት ያው ይ ሰው ሁሉ ስልክ ነው የሚደውለው ሀሳቡን የሚገልጸው በስልክ በቴክስት ነው። ምናምን በስት ቴክስት ነው ምናምን። እና እንደዚህ አይነት ነገር ያው እየቀረ መጧ ልኝ። ግን ምንድነው? ወደ እኔ ሳመጣው አንዳንድ ጊዜ ለምሳሌ መግለጽ ወይም ደግሞ በስልክ ሲሆን አሁን ደውል ተደውሎ ምናምን እንደዚህ እንደዚህ ነው ብሎ ነው የሚገለጸው እና እሱን መግለጽ ሲያቅተኝ ምን አረጋለሁኝ? ደብዳቤ መጻፍ እጀምራለሁ ምክንያቱም የውስጤን ሀሳብ ያለኝን ነገር ሳላፍር ሳልሸማቀቅ ወይም ደግሞ ምንም ሳላረግ ሁሉን ነገር የምገልጸው በጽሁፍ ሲሆን ነው። እና የውስጣችን ሀሳብ ለመግለጽ የሚጠቅም ነው። ስለዚህ ያንን ነገር በደብዳቤ መግለጽ እፈልጋለሁኝ በደብዳቤ መግለጽ የምፈልግበት ምክንያት ያው ቅድም እንደተናገርኩት ያው የውስጣችን ሀሳብ ምናምን መግለጥ ስለምንችል ነው። እና ያው ሁሉን ነገር ማድረግ የምችለው በደብዳቤ ሲሆን ነው ማለት ነው። ስለዚህ ምንድነው ሁሉን ነገር ማድረግ ከቻልን ተመራጭ ይሆናል ማለት ነው። በሁሉም ሰው ተመራጭ ይሆናል። እማያፍር የማይሸማቀቅ ሀሳቡን ለመግለጽ ወደኋላ የማይል ምናምን ነው የሚያረግህ ደብዳቤ ስትጠቀምእና ሁሉም የውስጥህን አወተህ የሚሰማህን ስሜት መናገር የምትችልበት። ሁኔታ ስለሆነ የሚፈጠረው በደብዳቤ መጽሐፍ ያን ደብዳቤ ለመጻፍ ደግሞ እስክ እና ወረቀት ብቻ ነው የሚያስፈልገው እና ያው ስክብሪቶ ወይም ደግሞ ብእር ተጠቅሜ ነው። ብዙ ጊዜ ደብዳቤዎችን የምንጽፈው እና የውስጣችን ፍላጎት ስሜት ሁሉን ነገር እያንዳንዷን ነገር ሳይቀር ሳናፍር ወይም ደግሞ ሳንሸማቀቅ ማንም እንዲህ አለኝ ማን እንዲህ አለኝ ምናምን ሳንል። ወይም ደግሞ እንዲህ ብባልስ ምናምን አንልም ምክንያቱም የሚገልጸው ራሱ ያነበው ሰው ደግሞ ራሱ እዛ ነው ያለው እና የእሱን እንትን ምን አይነት እንትን እንዳለው ሪአክሽን እንዳለው ራሱ ማየት እንትን አይልም ማየት ሳናየው ነው የምንቀር እና እና ደብዳቤ መጻፍ እወዳለሁ ማለት ነው። ወይም በደብዳቤ ሀሳቤን መግለጽ ብዙ ጊዜ ገልጬም አውቃለሁ መግለጽም እፈልጋለሁ። እና ለኔ ተመራጭ ነው የውስጤን ሀሳብ እንደ አዋጣ ያደርገኛል።

አዎ እንግዲህ ምግብህን ለሌሎች መካፈል ትወዳለህ? ወይም ደግሞ ትሰጣለህ ወይ? የሚል ሀሳብ ነው ያለው እና ይሄ ደግሞ። ያው እንግዲህ ኢትዮጵያ ውስጥ ወይም ደግሞ እዚህ እኔ ያለሁበት አካባቢ ስኖር ምንድነው? ምግብ እንደ እርዳታም አይነት ነገር ነው። ምክንያቱም በጎ አድራጎት ምናምን ነው የምናደርገው። እና በጎ አድራጎት ደግሞ ያው በተለያየ ምክንያት። ይሰጣል ለምሳሌ አንዱና ትልቁ መገለጫ የተራቡትን ማጠጣት የተራቡትን ማብላት የተጠሙትን ማጠጣት። ጎዳና ላይ የወደቁ ልጆችን ወደ ቤት አስጠግቶ መንከባከብ። እዛው እያሉ በዓላት ሲመጡ። ወስዶ ማዕድ ማጋራት ወይም ደግሞ ምሳ ቁርስ እና እራት የመሳሰሉ ነገሮችን ለእነሱ መስጠትን። ይጨምራልና እኛ ክርስቲያኖች ስንባል ደግሞ ልክ ይሄ በዓል ጋር ሲያያዝ ብዙ ጊዜ ያው በዓላት ሲመጡ የምናደርጋቸው ነገሮች አሉ እነሱ ምንድን ናቸው? ምግቦችን ለተራቡት እየወሰዱ መስጠት። ለተጠሙት ደግሞ ማጠጣት በየቤቱ ደግሞ መጥተው እንዲመገቡው ማድረግ ምናምን ነው። የምናደርገው እና ይሄን ነገር ያው ከፋፍለን ማየት እንችላለን። ለምሳሌ አንዱና ትልቁ ት ዋነኛው ጉዳይ የተራቡትን ማጠጣት ወይም ማብላት የሚለው የተራቡትን ማብላትና ማጠጣት የሚለው ነገር ይወስነዋል። ብዙ ሰው ይሄን ነገር እንደ በጎ እንደ በጎ አድራጎት ወይም ደግሞ እንደ በጎ ተግባር አድርጎ ይወስደዋል። እና ከሰብአዊነት አንፃርም ስታየው ወይም ሲታይ ጥሩ ነገር ነው። ያው የአእምሮ እረፍት ያስገኛል። ለምሳሌ እንደዛ አይነት ሰዎችን ማገዝ ወይም ደግሞ እንዲበሉ እንዲመገቡ ማድረግ። የተሻለና ጥሩ ነገር ሆኖ ስለሚገኝ እንደሱ ማድረግ ተገቢ ነው ብዬ አስባለሁኝ። ከዛ ውጪ ስጥ ይሰጥሃል ወይም ደግሞ አድርግ ይደረግልሃል የሚል አስተሳሰብ ወይም ደግሞ አባባል አለ። እኔ ባለሁበት አካባቢ እና ስትሰጥ ይበዛልሃል ወይም ደግሞ ስታደርግ ይደረግልሃል ከዛ በዝቶ ተርፎ ይደረግልሃል በሚለው ስለማምን። ከሰብአዊነት ውጪ እንደዚህ አይነት እሳቤ ያለው ሀሳብ ስላለ ስለ ስሰጥ ይበዛልኛል ይደረግልኛል ብዬ ስለማስብ። እያንዳንዱ ሰው ያው ያደርጋል እኔም ደግሞ ማደርገውን አደርጋለሁ እንደዛ ማለት ነው። ለምሳሌ የተራቡትን አጠጣለሁ የተጠሙትን የተራቡትን አበላለሁ የተጠሙትን አጠጣለሁ። ያው ከዚህ እሳቤ አንፃር ማለት ነው ስሰጥ ይሰጠኛል ወይም ደግሞ ይደረግልኛል ከሚል አንፃር ማለት ነው። ሌላው ቅድም እንዳልኩት ያው ከሰብአዊነት አንፃር ስ እነሱ ተርበው እኛ ስንዘነጥ ስንበላ ስንጠጣ። እነሱ የሚያበላቸው የሚያጠጣቸው የሌሉ ብዙ ደሃዎች ብዙ ወላጅ አልባ ህፃናት ምናምን አሉ። በአካባቢያችን እና እነሱስ ከማን ጋር ይውላሉ በዓልን? በሌላው ጊዜስ ምን በልተው ነው የሚውሉት? የሚለውን ነገር እያሰብን አደርጋለሁ እንደዛና እፈጽማለሁ ይሄን ነገር እና ከዚህ ጋርም ይያዛል። ሌላው ደግሞ ያው ይሄ ይሄ ነገር አሁን ለምሳሌ ስንሰጥ ስናደርግ ወይም ደግሞ ምግባችንን ስናካፍል። ምግባችን ለተራቡት ለተጠሙት ስናካፍል የሚደረግልን ነገር አለ በመንግሥተ ሰማያት እግዚአብሔር የሚወደው ተግባር ነው። እግዚአብሔር ይህን አድርጉ እያለ በብዙ ዘመናት በብዙ ጊዜ በየቤተክርስቲያኑ በየእምነት ተቋሙ የሚደረግ የሚመከር ነገር ስለሆነ። ምግብን ማካፈል። ያው የኔ መንግስት ወራሾች ትሆናላችሁ ብሎ በመጽሐፍ ቅዱስም የተቀመጠ ስለሆነ። ከዛ አንፃር ደግሞ ለነፍስ ተብሎ ቅድም መጀመሪያ ለ ለምንድነው? ለ በቃ ለሰብአዊነት ተብሎ የሚደረግ ነገር አለ። ከሰብአዊነት ውጪ ደግሞ ለ ዝም ብሎ ለ ሞር ይበዛልኛል ይደረግልኛል እኔ ስለሰጠሁ ይደረግልኛል ብለን የምናደርገው ነገር አለ። ሶስተኛው ደግሞ በጌታችን በኢየሱስ ክርስቶስ ዘንድ ተቀባይነት ለማግኘት ወይም ነፍሳችን እንዲባረክ በመንግሥተ ሰማያት ወራሾች እንድንሆን። ይሄን ተግባር እፈቅዳለሁ ወይም

እሺ በቡድን መስራት ትወዳለህ? ነው የሚለውና እንግዲህ በቡድን መስራት በጣም ነው የምወደው በጣም እወዳለሁ። ምክንያቱም ይሄን ማድረግበት ምክንያት ደግሞ ብዙ ነገር አሉ። በእኛ አካባቢ እንግዲህ እንደ መነሻ ሀሳብ እንዲሆነኝ የምጠቀምበት ትልቅ ነገር አለ እና ለምሳሌ ከአንድ ብርቱ ሁለት መድሃኒቱ የሚባል አባባል አለ። ምንድነው ይሄ? አንድ ብርቱ ቢኖርም ብዙ እጅ የለውም ማለት መስራት የሚችለው ወይም ደግሞ ማድረግ የሚችለው በሁለት እጁ እና የራሱን አእምሮ ወይም ደግሞ እንትን ተጠቅሞ ነው። ማለት አንድ አእምሮውን ወይም ደግሞ አንድ ማሰቢያውን ተጠቅሞ ነው መፈጸም የሚችለው እና ሁለት ሶስት እና እዛ እዛበላይ ቡድን ስንፈጥር ግን ህብረት ስንፈጥር ብዙ ነገር መስራት እንችላለን የአንዱ ሀሳብ ለአንዱ እንደ እንደ ጥሩ ግብአት ሆኖ ጥሩ ሀሳብ ይዞ ይመጣል እና እነዛን ነገሮች ማድረግ እንችላለን ስለዚህ በቡድን መስራት በጣም ነው የምወደው። የምወደውና ማከብረው ነገር ነው እና እንግዲህ በውስጣችን በቡድን ስንሰራ ብዙ የሚያጋጥሙን ችግሮች ሊኖሩ ይችላሉ። እነሱን ችግሮች ደግሞ ያው ተወያይተን የአንዱን ሀሳብ በማዳመጥ የሌላውን ሀሳብ ደግሞ ሂስ በመስጠት ለምሳሌ በመገምገም ይሄ ቢሆን ይሻላል ተብሎ በውይይት እየተፈታ ለውሳኔ ሰጪነት ያው ይሄ መወያየትን ያስፈልጋል። ለምሳሌ ቡድን ስንሆን እያንዳንዱ ቡድን ወይም ደግሞ እያንዳንዱ ሰው በቡድኑ ውስጥ ያለ እያንዳንዱ ሰው የራሱ የሆነ አስተሳሰብ ሀሳብ አለው ያንን ሀሳብ ነው አስተሳሰብ ነው ማንፀባረቅ የሚፈልገው ለማንፀባር ሲያንፀባርቅ ደግሞ እንደዛ ሲያንፀባርቅ ደግሞ ምንድነው? የኔ ካልሆነ ወይም ደግሞ ይሄ ነገር የኔው ነው የሚሻለው የሚል ሀሳብ ሊፈጠር ስለሚችል እነዚህን ነገሮች እያየሁ እያንዳንዱን ሰው ተወያይቶ አይ ከዚህማ ይሄ ይሻላል ወይም ደግሞ እንደዚህ ብናደርግ የተሻለ ነው የሚል አስተሳሰብ ይዘን ተወያይተን መጨረስ መቻል አለብን። እና ያን ለማድረግ ደግሞ የግድ መወያየት አስፈላጊ ነው። መወያየት ደግሞ የሚያስፈልግበት ምክንያት ምንድነው? ያው በሀሳብ ለመተማመን እንዲረዳን ነው ስለዚህ በቡድን መስራት ያው ጊዜ ሊጨርስ ይችላል። ጊዜ ሊያባክን ይችላል። እንደገና ደግሞ ያው ሊሻማን ይችላል ተሎ ላንጨርስ እንችላለን ያንን ነገር መጨረስ የምንችለው ወይም ደግሞ ማድረግ የምንችለው ምን ስናደርግ ነው መግባባት ስንችል ነው ቶሎ መግባባት ከቻልን ቶሎ እንጨርሳለን ማለት ነው። ስለዚህ ያው ከአንድ ሆኖ ከመስራት በቡድን መስራት ውጤታማ ያደርጋል የሚል ሀሳብም አለኝ እና ያው የብዙ ሰው ሀሳብ ስለሆነ የምናዳምጠው የብዙ ሰው ሀሳብን ደግሞ ጥሩ ነገር ጥሩ ግብአት ይሆናል የሚል አስተሳሰብ አለኝ። እንግዲህ ከጊዜ አንፃር ስናየው ያው ጊዜ ይፈጃል ብለናል ሌላ ደግሞ ጉልበትም ይጨርሳል። ከእንትን ከኢነርጂ አንፃር ውስጥ ወስዶ ከጉልበት አንፃር ስንጨርሰው የዛን ሁሉ ሀሳብ ለማግባባት የምንወስደው ሰዓት አለ የምንወስደው የምናወጣው ጉልበት አለ። ለማስማማት ማለት ነው እና እንደሱም ሊሆን ይችላል ብቻችን ስንሆን እንግዲህ ከእነዚህ ነገሮች ሊቀንስ ይችላል። እንግዲህ የጉልበት ስራ ሲሆን ደግሞ ብቻውን የሚሰራ ሰው ብዙ ሊደክም ይችላል የጉልበት ስራ ለምሳሌ በህብረት ሲሆን ቶሎ ሊያልቅ ይችላል ቶሎ ሊንጨርሰው እንችላለን ስለዚህ ቶሎ የሚያልቅ ከሆነ ደግሞ ጉልበታችን ቆብን ማለት ነው። ይሄ ውይይት የሚፈልግ ነገር ከሆነ ግን ሲሆን ብዙ ጉልበት ልናወጣ እንችላለን። ኢንዲቪዥዋል ወይም ደግሞ ብቻ መወሰን ሲያስፈልግ ግን የውሳኔ የሚሹ ነገሮች ሲሆኑ በቡድን ብቻውን የሆነ ሰው ቶሎ በራሱ ሀሳብ ብቻ ተገዝቶ ይሄማ የራሴ ነው የሚሻለው ምናምን ብሎ ራሱን በራሱ ስለሚወስን ብዙም ጊዜ ሳያባክን ብዙውን ምንድን ሳይሆን ቶሎ ይጨርሳል ማለት ነው። ስለዚህ የቡድን ስራ ያው በአጠቃላይ የቡድን ስራ መስራት በጣም አስፈላጊ ነው ጥሩ ነው። ለውጤታማነት ስለሚ ስለሚያደርስ ስለዚህ እሱን አክብሬ ወድጄ ፈቅጄ እሰራለሁ።

እሺ ሌላው ደግሞ ምንድነው እንግዲህ በሌላ ሀሳብ ተገናኘነው በዚህ ቅዳሜና እሁድ ምን ታደርጋለህ? የሚል። የያዘ ርዕስ ነውና። እንግዲህ ቅዳሜና እሁድ ብዙ ጊዜ በእኛ እሁድ ቅዳሜ ተብሎ ይጥራሉ ወይም የእረፍት ቀናት ተብሎ ይጥራሉ እና ያው ብዙ ጊዜ የቤት ስራዎችን እሰራለሁኝ። እሁድ ቅዳሜ የሚታቀዱ የቤት ስራዎች አሉ። የቤት እንቅስቃሴዎች ለምሳሌ ቤት መወልወል አለ። ሽንት ቤት ማጽዳት አለ። የልጆች ልብስ የሚታጠብበት የልጆች ቦርሳ የልጆች ሁሉን ነገር የሚታጠብበት የምሳ እቃቸው የሚታጠብበት የምሳ እቃ መያዣቸው የሚታጠብበት ቀን ነው። እንደገና ደግሞ ቤተክርስቲያን እሁድ ሲሆን ቤተክርስቲያን በጧቱ የምንሄድበት ቀን ነው። ቤተክርስቲያን ተመልሰን ደግሞ ብዙ ነገሮችን የምንሰራበት የእረፍት ቀን ነው። ቢባልም ይሄ ቤት ብዙ ጊዜ እንግዲህ እንደ ኢትዮጵያውያን ወይም ደግሞ እኔ እንዳለሁበት አካባቢ እሁድ ቅዳሜ የእረፍት ቀን ወይም ደግሞ ስራ የማይሰራባቸው ቀናቶች ተብሎ ነው የሚወሰዱ። ምንም እንኳን ቅዳሜ እስከ አንዳንድ ቢሮዎች እስከ ማታ አንዳንድ ቢሮዎች ደግሞ እስከ ግማሽ ቀን የሚሰሩ ቢሆንም። ያው ብዙ ጊዜ በብዙሃኑ ትምህርት ቤቶች ዝግ የሚሆኑበት። የእረፍት ቀናቶች ተብለው የሚወሰዱበት ጊዜ ነው ያለው እና። ስለዚህ እሁድ ቅዳሜን ከዚህ ወጣ የሚል እሳቤ ነው በእኔ ውስጥ ያለው። ምክንያቱም ለእሁድ ቅዳሜ የሚል የምንቀጥራቸው ብዙ ለቅዳሜና ለእሁድ የሚቀጠሩ ብዙ አይነት የቤት ስራዎች ወይም ደግሞ እንቅስቃሴዎች ይጠብቁናል። አሁን ቅድም እንደዘረዘርኩት ልጆች ትምህርት ቤት ተዘግቶ የልጆች ልብስ ሁሉ ነገራቸው ልብሳቸው ቦርሳቸው ጫማቸው የመሳሰሉ ነገሮች ሰኞ ሬዲ ሆነው ወይም ደግሞ ዝግጁ ሆነው እንዲጠብቁ አጥርተን ማጸዳበት ቀን ነው። ሌላ ደግሞ ቤት የሚጸዳበት ቀን ነው። እሁድ ቅዳሜ ሲቀጥል ደግሞ እንግዲህ ከልጆች ጋር ጥሩ ጊዜን ለማሳለፍ እቅድ የምንይዝበት ወደተለያዩ አካባቢዎች ተንቀሳቅሶ ተንቀሳቅሰን የምንዝናናበት የመዝናኛ ቀን ነው። እና እኔ አሁን እነዚህን ነገሮች ነው። እሁድ ቅዳሜን ጠብቄ ወይም ደግሞ ቅዳሜና እሁድን ጠብቄ ልፈጽማችሁ የምችላቸው ነገሮች። እንግዲህ እሁድ ቅዳሜና እሁድ በዋናነት ምን ታደርጋለህ? ከሆነ ያው ከቤተሰብ ጋር አሳልፋለሁ ቤተሰብ ጋር አብሬ አንድ ላይ ሆኜ ቡና ይፈላል እሱን ያው እንትን በማድረግ ጊዜዎችን እናሳልፋለን። ቅድም የጠቀስኳቸውን የቤት ውስጥ እንቅስቃሴዎች የቤት ስራዎች በመስራት አሳልፋለሁ። ይሄን ሳደርግ እንግዲህ ብዙ ጊዜ ለቤተሰብ ጊዜ የማይሰጡ ሰዎችን እመለከታለሁ ለምሳሌ ቅዳሜና እሁድ ከተባለ የእረፍት ቀን እኮ ነው። ተብሎ ዝም ብሎ ተወጥቶ ይኬዳል እየወጡ የሚሄዱ ሰዎች አውቃለሁ። እና የእረፍት ቀን ከሆነ ልጆች የሚገኙት ደግሞ ቅዳሜና እሁድ ነው ቤት የሚውሉት እና እነዛ ልጆች የወላጆቻቸውን ፍቅር እንክብካቤ ወይም ደግሞ የእያንዳንዱን ነገር ከወላጆች ጋር ያለውን ግንኙነት የሚያጠብቁበት ቀን ነውና። ይሄን ለማድረግ ወደኋላ ይጎትታል አሁን ለምሳሌ እረፍት ቀን እኮ ነው ብዬ ወጥቼ ብሄድ ልጆች መች ያገኙኛል? ሰኞች ከአርብ ነው። ሰኞ እስከ አርብ ባለው ጊዜ ውስጥ ያው ወላጅም ወይም ደግሞ እኔም ስራ ስለመሆን እነሱም ትምህርት ላይ ይሆናሉ እና ምንም የመገናኛ ጊዜ ላይኖር ይችላል። ስለዚህ የመገናኛ ጊዜ ከ ከልጆች ጋር ወይም ደግሞ ከቤተሰብ ጋር የመገናኛ ጊዜ መሄድ ሊሆን የሚችለው ቅዳሜና እሁድ ነው። ቅዳሜና እሁድ ደሞ ካልተጠቀምንበት እንደዚህ ወጥቼ ከሄድኩበት ከልጆች ጋር የማሳልፈው ጊዜ አይኖርም። እነሱ ደግሞ የልጅ ፍቅር የእንትን የወላጅ ፍቅር ሊያገኙ አይችሉም። ስለዚህ ይሄን ነገር ጥንቃቄ አድርገን ለልጆች በቂ የሆነ ጊዜ መስጠት መቻል አለብን